የምትወደው ምግብ ምንድነው? ይላል ጥያቄው፤ ያው እኔ በጣም የምወደው ምግብ። ስጋ ወጥ በጣም ነው የምወደው፤ ዶሮ ወጥም በጣም እወዳለሁ፤ ምክንያቱም እነዚህ ምግቦች የኛ የኢትዮጵያውያን የባህል ምግቦች ናቸው፤ በተደጋጋሚ ልንበላቸው የምንፈልገው ምንመኛቸው አይነት ምግቦች ናቸው፤ እና ብዙ ጊዜ የሚዘጋጁት የሆነ ዝግጅት ሲኖር ወይ ድግስ፣ ወይ ልደት፣ ወይ ሰርግ፣ ሲኖር እና የተለያዩ የበዓላት ሲከበሩ እነዚህን ምግቦችን እናዘጋጃለን፤ አንድ ላይ ሰብሰብ ብለን የምንመገባቸውን ምግቦች ስለሆኑ፤ የዶሮ ወጥ፤ ስጋ ውጥ። እንደገና የተለያዩ የባህል ምግቦች ስላሉ እነዚህ ምግቦች የኛ በጣም ተወዳጅ ምግቦች ናቸው፤ ግን እኔ አንድ ምርጥ ከተባልኩኝ በጣም የምወደው ምግብና ሁሌ ማግኘት የምፈልገው ምግብ ዶሮ ወጥ ነው፤ ዶሮ ወጥ በጣም በኢትዮጵያውያን ዘንድ ትልቅ ፍቅር በትልቅ ፍቅር የሚበላ እና ሁሉም ሰው በቃ ህጻኑም፣ አዋቂዉም፣ ወንዱም፣ ሴቱም ሁሉም የሚወደው ምግብ ነው፤ እና ይሄ የኔ ብቻ ተወዳጅ ምግብ ሳይሆን የመላ ኢትዮጵያውያን ተወዳጅ ምግብ ነው ዶሮ ወጥ፤ እና በብዛት ለአዲስ አመት ዘመን መለወጫ የሚሰራ ምግብ ነው። እና እኔም በጣም የምወደው ዶሮ ወጥ ነው፤ ዶሮ ወጥ ያው የሚዘጋጀው ከዶሮ ነው፤ መጀመሪያ ላይ ሽንኩርት ይከተፍና ሽንኩርቱ በድስት ላይ ይጣዳል፤ እና ሽንኩርቱ በሚገባ የበሰለ በሚገባ እየተቁላላ ቶሎ ቶሎ እሳት እየነደደበት ይቆይና፤ ረጅም ጊዜ ሽንኩርቱ ይደክማል፤ ሽንኩርቱ ከደከመ በኋላ ዘይት ይጨመራል፤ እና ዘይትና በርበሬ ተጨምሮ እንደገና በሚገባ ለረጅም ደቂቃ አብሮ ይዋሃዳል፤ እና በዛ ሰዓት ያ እየተዋሃደ ምን ይደረጋል ዶሮ ይታረዳል፤ ዶሮ ይታረድና ያ ዶሮ በሚገባ ይታጠባል፤ በሎሚ እና በጨው ይዘፈዘፍና ንጹህ እስኪሆን በሚገባ ይታጠባል፤ ከዛ በኋላ የዶሮቹን እያንዳንዱን ክፍሎች በብልት ብልት ተደርጎ ይቆራረጥና ይወጣል፤ ከዛ እሱን እንደገና እዚህ የሚቁላላው ሽንኩርትና የዚህ የዘይት ድስት ውስጥ አብሮ ይገባና፣ አብረው ለተወሰነ ደቂቃ ይቁላሉና እዛ ላይ ውሃ ይጨመራል። እና ውሃ ከተጨመረ በኋላ አብረው ያው ስጋው እስኪበስል ድረስ የዶሮ ስጋ እስኪበስል ድረስ አብረው ለረጅም ሰዓት አብረው ይጣዳሉ እሳት ላይ፤ ከዛ ከበሰለ በኋላ አውርደን እዛ ላይ እንቁላል ቀቅለን እንጨምራለን፤ እንደገና የሚጨማመሩ ቅመማ ቅመሞችን፤ ቂቤ የመሳሰሉትን በመጨመር እሱን እናዘጋጅና ከዛ በእንጀራ እንመገበዋለን፤ በጣም ጣፋጭ ምግብ ነው። እና እኔ የምወደው ምግብ ነው፤

የምወደው ፊልም ከእኛ ከሀገር ውስጥ ከሆነ ሌባና ፖሊስ የሚባል በሁለት ወንድማማቾች ላይ የሚያተኩር ፊልም ነው አንደኛው ወንድሙ ፖሊስ ነው ሌላኛው ሌባ ነው። እና በእነዚህ ሁለት ወንድማማቾች ላይ የሚያተኩሩ ሌባና ፖሊሲ የሚባሉ ፊልም በጣም ተወዳጅ ፊልም ነው። ከሀገር ውስጥ ከሀገር ውጪ በምናይ በምንሄድበት ሰዓት። ከተከታታይ ፊልም ከሆነ ሌጀንድ ኦፍ ዘ ሲተር የሚባለውን በሁለት ሺህ አስር የተለቀቀውን ፊልም በጣም ነው የምወደው። እና ከኖርማል ሲንግል ፊልም ከሆነ ደግሞ ዘ ክሮኒክስ ኦፍ ናርኒያ የሚባለው ሁለት ሺህ አምስት ላይ የተለቀቀው ፊልም በጣም ነው የምወደው። አንደኛ የፓወር ፊልም ነው። ሁለተኛ ታሪኩ በጣም ደስ ይላል። እና ለኔ ትልቅ ቦታ የምሰጠው ፊልም ነው። ከአንዴም ከሃምሳ ጊዜ በላይ ደጋግሜ አይቸዋለሁ ክሮሚኒክል ሶፍትራንድ ነው። አራት ፓርት አለው። የመጀመሪያው ፓርት በጣም ደስ የሚልና ተወዳጅ ነው በኔ